ገንዘብ መቆጠብ እወዳለሁ በየወሩ አቅጣጫ አለኝ ትንሽ መጠን መተው አለብኝ አላስፈላጊ ወጪዎችን መቀነስ ጀምሬያለሁ የቤት ምግብ መብላት ይረዳኛል። ከምግብ ቤቶች ላይ ለመበላት ውድ ነው ወደ ገበያ ዝርዝር ይዤ እሄዳለሁ። ተጨማሪ ነገሮችን አልገዛም ባንክ ውስጥ ማስቀመጥ ደህንነቱ የተጠበቅ ነው። ለወደፊት እቅድ ማድረግ አለብኝ። አንዳንድ ጊዜ ከባድ ነው ግን አስፈላጊ ነው ቁጠባ ለነገ ተስፋ ይሰጣል እውነት ነው። እንግዲህ ገንዘብ የሰው ልጅ ሲቆጠር ሲኖር በህይወት እስካለ ድረስ ገንዘብ መቆጠብ አለበት። ምክንያቱም ለወደፊቱ የሚመጣው ነገር ስለማይታወቅ አዳጋ ሊፈጠር ይችላል። የኑሮ ውድነትን ለመቆቋም ሲባል የተለያዩ ገንዘቦችን መቆጠብ አለብን። እና ገንዘብ የምንቆጥብበት ምንም ገንዘብ እናቅ ትንሽም ክሁን ብዙም ትሁን ካለች ትለይ አስር ፐርሰንት አምስት ፐርሰንቷን በየወሩ የመቆጠብ ስራ በየሳምንቱ የመቆጠብ ስራ እየሰራን ብዙ ገንዘቦችን የማከማቸት ነው። እንደዚህ ሲባል እንግዲህ አሁን የወር ደሞዝተኛ አለ አምስት ሺህ የሚበላ ሰው አምስት መቶ በወር ቢቆጥብ በጣም በቂ ነው። ከአመት በኋላ ከሁለት አመት በኋላ ብዙ ገንዘቦችን የተለያየ ስራ የሚያሰራ ገንዘብ ማጠራቀም ይችላል። ለምሳሌ እቁብ የሚባል አለ እንደዚህ እንደ እቁብ ሎተሪ ሎተሪ ያውም ቁጠባ አይደለም። እንደ አቁብ አይነቶች ባንክ ላይ የመቆጠብ ልምድ አብዛኛው ሰው ባንክ ላይ ነው የመቆጠብ ልምድ ያለው። እኔ ለምሳሌ የኔን የአቆጣጠብ ወይም ገንዘብ አቆጣጠብን ሁኔታ ስናገር ከታች ጀምሮ ወይም ከትንሽነቴ ጀምሮ የተለያየ የገንዘብ አቆጣጠብ መንገድ ነበረኝ። የኔም ትልቅ ወንድም አለ እኔም እንቆጥብ አለን እና ስንቆጥብ የካርቶስ እንዲህ አራት ማዕዘን አድርገን ሰፋን። ያን አራት ማዕዘን ከዛ ሳንቲም የምታስገባ ብቻ ያህል ቀደድን። ቀጥታ ሳንቲም እና ብር እናስገባለን መውጣት ግን አይቻልም አንዴ ተሰፍቷላ። ለማውጣት ከፈለክ ሙሉ በሙሉ ያን ካርቶስን አፍርሰን ነው እንጂ የቆጠብነውን ገንዘብ በየጊዜው ማውጣት አንችልም። እይወሰር ስናስገባ ስናስገባ እሚገርመው ያንን ካርቶን ልክ የሰፋነውን ካርቶን ትልቅ እለይ ግርግዳ ላይ ነው እለይ ነው የሰቀለው። ተልተሎ ሰውም እንዳያወጣ እኛም ተብሎ እንዳናወጣው እንዴ ምንም ብለን እናስገባለን ግን ዘውን እንተወዋለን ማለት ነው። እንደዛ እያደረግን ቁጠባ ጀመርን። ከዛ ያው ሲቀጥል እኔ ብዙም የማጥፋት እንትን የለኝም። አሁንም ተድሮም ታንክ ላይ እቆጥባለሁ በጣም ነው የምቆጥበው። እውነቱን ለመናገር እኔ ባንክ ላይ ብቻ አይደለም። ኪሴ ላይ ያለውን ብር በዴምፕ ቆጥሬ ነው የምወጣው ያላስፈላጊ ወጪ አላወጣም። አቅጄ በፕሮግራም በእቅድ ነው ገንዘቡን ወጪ የማደርገው አምስት መቶ ብር ከያዝኩ ስለያዝኩ ብቻ ያገኘሁትን ሁሉ አልገዛም። ይሄም መግዛት አለብኝ ብዬ ከወሰንኩ እገዛለሁ። ካልወሰንኩ ግን አልገዛም ያ በር ተይዞ ይሄዳል። ባንክ ላይ እንደዛው ነው። ንግድ ባንክም አለኝ አቢሲኒያም አለኝ እና። የንግድ ባንኩ ኤቲኤም ሞባይል ባንኪንግ ሲቪ ብር ስላለው በፈለኩት ሳር ላወጣ ስለሚችል ምክንያቱም ካለ ዘንድ ይሄን ላድርግ ልንል ስለምንችል ብዙ ብር አላስቀምጥበትም። ልክ የወር ደሞዜ እንደገባ ወደ አቢሲኒያ ባንክ ልኮ አሉ አቢሲኒያ ባንክ ላይ ከገባ አላወጣውም። ምክንያቱም ሞባይል ባንኪንግ ኤክቲኤም የለውም። ምንም ስለሌለው ቡክ ብቻ ስለሆነ ከእሱ ለማውጣት ቡክን መያዝ ይጠበቅብኛል ስለዚህ ወደዛ አስገባሁት ማለት እንደቆጠብኩት ቁጥር ነው። ለምሳሌ እኔ እንግዲህ አንድ አመት ሞላኝ የመንግስት ስራ ከሰራው ከየወሩ ከየወሩ እየቆጠብኩ እየቆጠብኩ ይሄው እንግዲህ ወደ አምሳ ሺህ ብር አስጠግቼዋለሁ። የወር ደሞዜ ስምንት ሺህ ብር ናት ንጹህ የማገኛት ከዚች እየቆጠብኩ ወደ ሃምሳ ሺህ ብር ማድረስ ማለት እንግዲህ በጣም ትልቅ የቁጠባ መንገድ ነው። ሁለት አመት ሶስት አመት ብሰራ ብዙ ገንዘብ ላጠራቀም እችላለሁ። ብዬ አስባለሁ ደግሞ ይሆናል የማይሆን ነገር የለም። እና እንግዲህ እንዴት አድርገን እንቆጥብ እንዴት ነው መቆጠብ የምንችል ከተባለ? የተለያየ አቆጣጠብ ስልቶች አሉ። አንተ እንዳልከው እንግዲህ ሆቴል ላይ ሄዶ ምግብ የሆነ የሚገዛ ነገር ከመግዛት። እቤት ላይ ማብሰል ምክንያቱም እቤት ላይ የሚበላው የሃምሳ ብር ምግብ ሆቴል ላይ ስንሄድ አንድ መቶ አምሳ ብር ሊሆን ስለሚችል ያን መቶ ብር ማትረፍ። የተለያዩ አላስፈላጊ ውጪዎችን። የቅንጦት ኖሮዎችን መቀነስ ምክንያቱም የቅንጦት ኖሮ ለጊዜው ነው እንጂ። ለእድገት አይሆንም ለጊዜው ሊመች ይችላል ግን ለእድገት ስለማይሆን። እንደዚህ አይነቱ የቅንጦት ነገሮችን መቀነስ ከዛ የቅንጦቱን በመተው ገንዘቡን መቆጠብ ይሄ። በተለያየ መንገድ ገንዘብ ልንቆጠብ እንችላለን። ያላስፈላጊ ወጥሮ ወጪዎችን ማጥፋት ሙሉ በሙሉ ካልቻልን መቀነስ ከቻልን ማጥፋት። ይሄ ነው እንግዲህ ያ

የቪዲዮ ጥሪዎች አሁን የተለመዱ ናቸው ከቤተሰብ ጋር ለመገናኘት እንጠቀማለን እውነት ነው። እንግዲህ የቪዲዮ መጥሪዎች የደ የአውዲዮ መጥሪዎች የተለያዩ መጥሪያ አለ። አሁን በቴሌ ስንሄድ። ሰው ሲደውልልን ልክ አሁን እኛ ሰው ላይ ስንደውል ለሱ እንዲሰማ እኛ እሱ ሲደውል ለሱ እንዲሰማ እያደረግን። በወር አምስት ብር ነበር አሁን ሰባት ብር የተከፈለ የሚደረግ የጥሪ ማሳመሪያዎች አሉ። እና ይሄ ምንድነው? ቤተሰብን ጓደኛህን ለማስደሰት ልክ እሱ ሲደውል እሱ ላይ ጥሪውን እየሰማ ሙዚቃውን እንዲጋበዝ መዝሙርም ከሆነ መዝሙሩ እንዲጋበዝ የምናደርግበት መንገድ ነው። የጥሪ ማሳመሮች ማለት ፊታቸውን ማየት ደስ ይለኛል። በስልክ ብቻ ከማውራት የተሻለ ነው። አንዳንድ ጊዜ የስራ ስብሰባዎችን በቪዲዮ ናቸው። ሁሉም ከስራ ቤት እየሰሩ ይሆናሉ። ጥሩ የበይነ መረብ ግንኙነት ያስፈልጋል አንዳንድ ጊዜ ግንኙነቱ ይቋረጣል ወይም ድምጽ መዘግየት ይኖረዋል። ግን በአጠቃላይ ይሰራል። ቴክኖሎጂ ርቆቶችን ያሳያል ሰዎችን በእይታ ማየት ግንኙነትን ያጠናክራል። ይህ ዘመናዊ ህይወት አካል ነው እንግዲህ እውነት ነው። የተለያዩ በቢዶ የሚደወሉበት መንገዶች አሉ። በቴሌግራም ልንደውል እንችላለን በኢሞ ልንደውል እንችላለን በዩቲዩብ ዞሮ ላይቭ ላይ ፊት ለፊት እየተገናኘን ወይም እዛው በአካል እንደምንተያየው ፊት ለፊት እየተያየን የምናወራባቸው የቢዶ መጥሪያዎች አሉ። አሁን እኔ በአብዛኛው የምጠቀመው በቢዶ ከሆነ ኢሞ ነው የምጠቀመው በኢሞ እደውላለሁ ከዛ እዛው እንደምንተያይ አድርገን እናወራለን ማለት ነው። እርግጥ በጣም ነው የሚያስደስተኝ ምክንያቱም ያይን ኮኔክት አለው። አይነ ላይ ነው እየተያየህ ነው። ብዙም የመወሻሸት እድል የለውም። ለምሳሌ በደውል ስትደውሉለት ወፍሬያለሁ ጠቁሬያለሁ ቀልቻለሁ ሊል ይችላል። ግን በቢዲዮ ስታየው እውነታው ስለሆነ ኮፍሬያለሁም ከስቻለሁም አይልህም ምክንያቱም እያየሁ ስለሆነ። አይ አንተ ተባለፈው ተመችቷል እንደማየው ከሆነ ጥሩ ነው። ትንሽ ጠቆር ብለሃል እንጂ ውፍረችህ በጣም አሪፍ ነው ብለን እንደውም ሀሳብ እስተመስጠት ድረስ ልንደርስ እንችላለን በቪዲዮ ስናወራ ማለት ነው። አሁን እንደውም በዘመኑ አብዛኛው ስብሰባዎች ቢሮ ላይ መሰባሰብ ወይም ማኔጅመንት ላይ ተሰባስቦ ስብሰባ የማድረግ እንትን ቀርቷል። ሁሉም በየቢሮአቸው በየራሳቸው በግላቸው ዶርም ቁጭ ብለው በላፕቶፕ በመጠቀም ኮምፒውተር በመጠቀም ሊሆን ይችላል። ዞሮ ስብሰባዎችን እየተደረጉ ነው አሁን። እኔ በመንግስት መስሪያ ቤት ነው እየሰራሁት ያለ እና አብዛኛውን ጊዜ ዳይሬክተሮች ዋና ዳይሬክተሩ ስብሰባ ነኝ ነው የሚል አስራ አንድ ሰዓት ስትሄድም ስብሰባ ነኝ ላይቭ ኮንፈረንስ ነኝ ይሉታል። እና እንደዚህ ተሰባስበው ስብሰባ የሚያደርጉበት መንገድ አለ። ተሰባስበው ሲባል በአካል ሳይሆን ግን በቢዲዮ ሁሉም እየተያዩ ፊት ለፊት እየተያዩ የሚቀዱት የሚነጋገሩበት የሚጉያዩበት ነው። በጣም ብዙ ጥቅም አለው። በነገራችን ላይ ይሄ በቢዶ የሚደረግ የስብሰባ ሁኔታ ብዙ ጥቅም አለው። አንደኛ የምታወጣውን ወጪ ይቀንስልሃል። ከቢሮህ ወይም ወደ መስሪያ ቤት የምትሄድበት የምታወጣው ወጪ አለ እሱን ወጪ ይቀንስልሃል። ሁለተኛ የመሰብሰቢያ አዳራሽ ነገር ምንም ነገር አትይዝም አትከራይም። ይሄ ራሷ እንዴ መንግስት ወጪን የመቀነስ ነው። ሁለተኛ ጊዜህን በጣም ትቆጥባለህ። ለምሳሌ ስብሰባው አዳማ አብዛኛውን ወደ አዳማ የሚደረግ ነው። በኢትዮጵያ ስብሰቦች አዳማ ናቸው። አዳማ ድረስ ለመሄድ የትራንስፖርት ወጭ አለ እዛ የአልጋ አለ። የምግብ አለ የቁርስ እንደዚህ እንደዚህ ስንለው ወጪዎች በጣም ብዙ ናቸው። እና ይሄን ወጪ ራሱ መቀነስ በጣም የሚገርም ነው። እውነት ለመናገር ቴክኖሎጂ አጠቃቀማችን ካሳመርነው በጣም ዘርፈ ብዙ ጥቅም አለው። አጠቃቀማችን ካላማረ ደሞ በጣም ብዙ ጉዳቶች አሉት። እና እውነት ለመናገር እንደዚህ አይነት የቪዲዮ ስብሰባዎች የተለያዩ ቪዲዮ ላይ የሚሰሩ በቃ ዘመናዊ ህይወት። ህይወትን ቅልል የሚያደርግልን ከምንም በላይ እኔ የማደንቀው እዛው ቤት ቁጭ ብለህ እንደዚህ ስታወራ። ጊዜህን መቆጠብህ ዋነኛው ነው የሰው ልጅ ዋናው በብር ሊገዛው የማይችል በወርቅ ሊገዛው የማይችለው ነገር ቢኖር ጊዜ ነው። ስለዚህ ጊዜን እቤትህ ቁጭ ብለህ ያን በቢዶ ስብሰባ ስታደርግ ጊዜህን መቆጠብ ዋናው ነገር ነው። እውነቱን ለመናገር በጣም የሚደገፍ ነገር። ከምንም በላይ እና እኔ ያው ብዙ ነገር እንግዲህ እኔ ወደማወራቸው ስገባ በይሞና በቴሌግራም ነው በቪዲዮ አብዛኛውን ጊዜ ማወራቸው። ሀገር ውስጥ ያሉ ጓደኞችን ሊሆን ይችላል እዚሁ ከተማ ያሉዎችን ውጭ ሀገር ያሉ ጓደኞችን ሊሆን ይችላል የተለያዩ ዞሮ የምናወራበት መንገድ በቪዲዮ ነው አብዛኛውን ጊዜ። ያስደስተኛል እውነት ለመን

ድመት አለኝ ስሟ ሉሲ ናት በጣም ወብና ተንኮለኛ ናት። በየቀኑ መመገብ አለብኝ አለባት። ውሃም መቀየር አለብኝ። ከእኔ ጋር መጫወት ትወዳለች። ትንሽ ኳስ ታሳድዳለች። አንዳንድ ጊዜ እግሬ ላይ ትተኛለች። ሞቅታዋን እየሰማሁ ስታመምም ወደ ዶክተር እወስዳታለሁ ስትታመምም ወደ ዶክተር እወስዳታለሁ። ንጽህናዋን መጠበቅ አለብኝ። ሉሲ ቤተሰብ አባል ናት ከእሷ ጋር መሆን ያስደስተኛል። እንስሳት ፍቅርና ተጨባጭነት ይሰጣል እንግዲህ እውነት ነው። የተለያዩ የቤት እንስሳቶች አሉ እንግዲህ ከእነሱ ቤት እንስሳቶች ውስጥ ብርቅዬ እንስሳቶች ውስጥ ድመት ውሻ ናቸው። በመጫወት ምናምን ያላቸው በደስታ የሚያሳልፉ። እና የድመት አሁን የተለያዩ ድመቶች አሉ። የቤት ውስጥ ድመት አለ የዱር ድመት አለ። የቤት ውስጥ ድመት ማለት ከሰው ጋር ተስማምተው የሚኖሩ ከሰው ጋር አብረው እየበሉ እየተኙ አብረው የሚኖሩ የቤት ድመት ወይም የቤት እንሳ ድመቶች ናቸው እንላለን። እንግዲህ እነዚህን በብዙ ነገር መጥቀስ እንችላለን። የቤት እንስሳዎችን ብዙ አይነት ብቻ ነው። የተለያየ ለምሳሌ ቤት ላይ ያሉ ፀረ ተባይ አይጥ አይጥ ነገሮችን የሚመገብ ነው የሚበሉልናል ያን ለማጥፋት የምንጠቀምባቸው ናቸው። ድመት ሰነል እንግዲህ ድመት የተለያየ ባህሪ አላት በጣም የሚያስደስተው ባህሪዋ ትጫወታለች። የምትፈልገውን ነገር በቃ ጨዋታ ነገር ትፈልጋለች። ጤንነቷን እንደ ሰው እንደ ግለሰብ አረ ቤት እስከሆነ ድረስ ጤንነቷን መጠበቅ ግዴታ አለብኝ። ጤንነቷን የምንጠብቅ ያው በሀገራችን በኢትዮጵያ ይሄን ያህል እንክብካቤም የለም። ለእንደዚህ አይነቶችን ስሳቶች ብዙ እንክብካቤ የለም። ከታመመች ታመመች ነው መታጠብ የሚባል ነገር የለም አዎ አናጥብም ይሄ ኢትዮጵያችን ነው። ብዙ እንስሳ ብዙ የቤት እንስሳዎች ስላሉ ይመስለኛል በእጃችን ስላአለ በጣም አቅለናቸው ነው እንጂ ውጫ ሀገር ግን በጣም በሃይለኛው ነው እንክብካቤ የሚደረግላቸው። ስቆሽሹ ይታጠባሉ ሁልጊዜ ከሳምንት እንደ ሰው በቃ ከሰው በላይ ይታጠባሉ። ገጸር ከውጭ ሀገር ያሉ እንስሳቶች ትንሽ ከታመሙ ዶክተር ላይ ሆስፒታል ሄደው ይታከማሉ። በየወቅቱ ክትባት ይደረግላቸዋል እንደዚህ እንደዚህ አይነት እንክብካቤዎች አሉ በጣም ነው እዛ የሚደሰቱት በነገራችን ላይ እነዚህን የቤት እንስሳቶች ፈረንጆች እንደ ሰው እንዳስቡ እያደረጓቸው ነው የተለያዩ ስራዎችን ይሰራሉ። የተለያየ ነገር እቃ አቀብለህ ስትለው ያ የሚያቀብል አለ ውሻ ድመት እቃ ያቀብላል። የሆነ ነገር ጠብቅ ስትለው ይጠብቃል ብዙ ነገር ነው የሚያደርጉት እውነት ለመናገር የቤት እንስሳቶች ማለት ነው እንግዲህ አሁን የሆነ ልጅ ልጅ ጠብቅልኝ ብትለው ድመት ውሻ ይጠብቃል ማለት ነው። ዞሮ የቤት እንስሳ ስንል ብዙ አይነት ዘርፈ ብዙዎች ጥቅሞች አሉት። ከእነሱ ውስጥ አንደኛ ቤት የመጠበቅ እቤት ላይ ያሉ ፀረ ተባዮችን የማስወገድ ስራ አላቸው። እውነቱን ለመናገር ድመት እኔ ደስ ይለኛል ይሄን ያህል ፍቅርም ባይኖረኝም ግን ደስ ይላል በቃ ቤት ላይ ሲኖር። በእግር ላይ ሹልክሲል አብሮ ሲጫወቱ ከልጆች ጋር ሲኮሽ ተጫውተው እየተንከባለለ የሚጫወት ስለሆነ በጣም ነው ደስ የሚለኝ ድመት። እንግዲህ የተለያየ ባህሪ አላት። ክረምት በሆነ ጊዜ ወይም የሆነ ሙቀት በለመደች ጊዜ አብራ መታ ልትተኛ ትችላለች። እንደውም አንዳንድ ድምመቶች በጣም ሙቀት ከመልመዳቸው የተነሳ እየመጡ የሚጫኑ ሰውነት ላይ ሊሆን ይችላል። እግር ላይ ሊሆን ይችላል በጣም ነው ሲጫኑ ደግሞ ከባድ በቀላል ሌላ እቃ የተጫነ ነው የሚመስል። በተኛንበት ሰዓት መጥተው ሲጫኑ ወይም እላያችን ላይ ሲያርፉ። በጣም ሌላ ነገር የወደቀብን ሌላ ነገር የተጫነ ነው የሚመስል። ነበሩን ብዙ ድመቶች እየመጡ ሲተኙ። በጣም ያናድዱን ነበር እንደበድባቸዋለን በርግጫ እንዴ እንላቸዋለን እንላችኋለን እንዲህ ካሉልን ማለት ነው። አንዳንዶች ደግሞ በጣም ስለሚበርዳቸው ውስጥ ሰውነት ላይ ሙቀት ሲለምዱ። ተበርድ ልብሶም ውስጥ ገብተው ሰውነታችን ላይ ሊተኙ ይችላሉ እነሱ በሚገርመው ይኮሰኩሳል ፀጉራቸው ስለሚኮሰኩስ አብሮ ለመተኛት በጣም አስቸጋሪ ነው። ደግሞ እንደ ገጠር ጥንቃቄ ያስፈልጋል። በየወሩ ክትባስ ስለማይደረጉ ስለማይታከሙ ስለማይታጠቡ ሌላ በሽታ ሊያመጡብን ስለሚችሉ በጣም ጥንቃቄ ያስፈልጋል ብዬ አስባለሁ እንደ ገጠር። ከተማ ላይ ግን ባሀይለኛው ስለሚንከባከቧቸው ውጮችም በየሰአቱ በየቀኑ ስለሚከታተሏቸው ክትባት ካስፈለገ ክትባት ስለሚሰጧቸው። ይሄን ያህል ጫና የለውም።

ከማህበራዊ ሚዲያ እረፍት እወስዳለው ብዙ ጊዜ የወሰደኝ ነው። ብዙ ጊዜ እየወሰደብኝ ነው ሁሌም እያወዳደርኩ እገኛለው ሌሎችም ምንም እንዳደረጉ እያየሁ ይህን ያአምአሮ ጤና ላይ ይጎዳል መተግበሪያዎችን ሰርዣለሁ ለአንድ ወር መሞከር እፈልጋለው። የእውነተኛ ህይወት ግንኙነቶችን አተኩራለው ከእውነተኛ ሰዎች ጋር እነጋገራለው መጽሐፍ ማንበብ እችላለው በትክክል አትክልት መስራት እችላለሁ ጊዜን ለተሻለ ነገር እጠቀማለሁ በመጀመሪያ ከባድ ይሆናል ግን ይኸውና መሞከር ያስፈልጋል ሚዛን ማግኘት አለብኝ ማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም እንግዲህ እውነት ነው የተለያዩ ማህበራዊ ሚዲያዎች አሉ። እና እንደዚህ ነው ማህበራዊ ሚዲያዎችን በጥንቃቄ በእቅድ መጠቀም አለብን ለሆነ አላማ ለሆነ ግብ ካልሆነ በቀር ዝም ብሎ በዘፈቀደ መጠቀም የለብንም ብዙ ጉዳት ወይ ስራሉ ማለት ነው እና አጠቃቀሙን ስናይ እንግዲህ የተለያዩ ማህበራዊ ሚዲያዎች አሉ ሁሉም ማህበራዊ ሚዲያ በነገራችን ላይ ጠቃሚ ናቸው። ጉዳት የሚኖረው የኛ አጠቃቀማችን ካልሆነ በቀር እኔ አሁን ለምሳሌ በጣም የምጠቀመው ቴሌግራም እና ዩቲዩብ በጣም ባሃይለኛው የምጠቀማቸው እነዚህ ናቸው። ከእነዚህም እንግዲህ እኔ የወደድኩባቸው የተመቸኝ ነገር አለ ቴሌግራም ስንሄድ አሁን ብዙም ቻት የለውም ዝም ብዬ መረጃዎችን ሀገር እንዴት ናት አለም ምን ዋለች የአየር ሁኔታ የጤና ሁኔታ የሚለውን በአንድ ጊዜ በአስር ደቂቃ መረጃ አግኝቼ መውጣት ስለሚችል እሱን መጠቀም ያስደስተኛል ዩቲዩብ ደግሞ የተለያዩ ረዘም ያሉ ቪዲዮዎች በትኩረት እንዳይ ጥናት እንዲኖረኝ ትዕግስት እንዲኖረኝ የሚያደርጉ ናቸው። ምክንያቱም አንድ ሰዓት እና ከዛ በላይ ትንሽ ቢባል ሰላሳ ደቂቃ ነው የዩቲዩብ ቪዲዮዎች ከዛ በላይ ስለሆኑ እንደዚህ ረዘም ረዘም ያሉ ቪዲዮዎችን ማየት ራሱ አንድ የጥናት ምልክት ነው። በጣም ጥሩ ነው ብዬ ስለማስብ ነው ዩቲዩብ የምከታተል ዩቲዩብ ላይ እንደዚህ አጫጭር ቪዲዮ እንደ ስድብ ቀሽም ቀሽም የሆኑ ወይም የሚያስጠሉ የሚያስጠሉ ቪዲዮዎች አይለቀቁም በጣም ጥሩ ነው ብዬ አስባለዉ። ለዛ ነው ቲክቶክም በእርግጥ አጠቃቀማችንን ካወቅንበት የተለያዩ ማስታወቂያዎችን የተለያዩ ምርቶችን ለመሸጥ ለመግዛት በጣም ከሚጠቅመን ፕላትፎርሞች ወይም ማህበራዊ ሚዲያዎች አንዱ ነው ብዙ ነገሮችን ፌስቡክም ማለት እንችላለን ፌስቡክም ብዙ ጥቅም አለው የተለያየ ጽሁፎችን የመጽሐፍ ገጦችን በመጽሐፍ ሰው አንባቢ እንዲሆን የንባብ ሱስ እንዲይዘው ለማድረግ በጣም ከሚረዱ ፕላትፎርሞች አንዱ ፌስቡክ ነው። ሁሉም እንግዲህ ሁሉም ማህበራዊ ሚዲያ የኛ መረጃ እስከፈለግን ድረስ በቀላሉ መረጃ የምናገኝበት እኛ የሆነ ስለ ጤናም ሊሆን ስለ ስፖርትም ስለ ሀገርም ስለ ኢኮኖሚም ይሁን መረጃ እስከፈለግን ድረስ መረጃን ለማግኘት የሚረዳን ማህበራዊ ሚዲያ ማለት ነው ስለዚህ ሁሉም ጥቅም አለው። ብዙ ልክ ደግሞ እንግዲህ የማህበራዊ ሚዲያ ብዙ ጉዳቶች አሉት። በጣም ብዙ ይሄ የሚመጣው የአጠቃቀም ችግር ነው ፈ። እንዴት መጠቀም እንዳለብን ማህበራዊ ሚዲያን እንዴት መጠቀም እንዳለብን በደምብ ካልተረዳን ያገኘነውን ሁሉ የምናይ ከሆነ ዝም ብሎ የመጣውን ሁሉ የምንመለከት ከሆነ ሰርች ወይም እየፈለግ የማናይ ከሆነ በጣም ሀይለኛ ጉዳት አለው እንደውም አሁን ማየት ልንችል መገምገም ስንችል ሰው ረዣዥም ነገር ማየቱን ትቷል ዩቲዩብ ላይ ፌስቡክ ላይ ሄዶ የሚነበቡ ነገሮችን ማንበብ ትቷል ሶስት አራት ሰዓት የሚፈጅ ቪዶዎችን ማየት ሰው ተስፋ ቆርጦ ወይም ስልቹ ሆኖ አሁን ቀጥታ ወደ አጫጭር ቪዲዮዎች ቲክቶክ ላይም ሊሆን ይችላል ዩቲዩብ ላይ ያሉ እነዚህ አጫጭር ቪዲዮዎችን ማየት ልምድ አድርጓል ይሄን አንድ እንደ ጉዳት ነው ብዬ ነው የማስበው ምክንያቱም ረዘም ነገር ረዘም ነገር ያልሆን ካላየን አጫጭር ብቻ የተቆራረጠ ነገር እያየን ጭንቅላታችንን በጣም እየጠበበ እያጠረ ነው የሚሄደው ስለዚህ እኔ ይሄንን አልመክርም አሁን አብዛኛው ከሲጋራ ከጫት በበለጠ ሱስ የተጠመደ በቲክቶክ ላይ ህዝቡ በጣም በሱስ ውስጥ ተጠምዷል ይሄ መቀረፍ አለበት እንደውም መድሃኒቱ ከተገኘ አክሞ ሰውን ከዚያ ዝቅት የሚወጣበትን ስራ የሚያሯሯጡበትን ሁኔታ ቢፈልግ ለምሳሌ ብዙ አይነት ቲክቶክ ላይም ይሁን ዩቲዩብ ላይ ብዙ ስራ መስራት የምንችልባቸው እያሉ የሚረዱ ብዙ ሰዎች አሉ ብዙ ጉሩፖች አሉ። የነሱ ሰናየው ምንም ተከታይ የላቸውም አንድ ሺህ አምስት ሺህ አስር ሺህ ነው ከፍተኛ ያላቸው አይደል ጥሩ የሚሰሩ ጥሩ የሚያደርጉ ሰዎችን የሚከተላቸው የለም ይሄ ማለት የሚያይ የለም ማለት ነው። ግን በስድብ እየተሳደበ አንዱን ብሄር ከአንዱ ብሄር አንዱን ሀገር ከአንዱ ሀገር የውሸት መረጃ የሚለቁትን እነዚህን ስናይ ግን ተከታያቸው ማለት ነው በጣም የሚገርም ነው በጣም ብዙ ተከታይ ነው ስለዚህ ሰው የሚመለከተውን ነገር መርጦ ማየት አለበት። ምን ይጠቅመኛል ይሄን ሳይ ቆይቼ ምን አግኝለታለው ምንድነው የኔስ ውጤቱ ምለውን መመርመር አለበት። ሰው ከማየቱ ከመስማቱ በፊት ማለት ነው የሚከተለውን እየመረጠ አንተ ስለ አምነትህ እስከሆነ ትምህርት ስለ አምነትህ ሰር ሲያደርግህ እነዛ እነዛን ብቻ መርጦ ማየት የመጡ ሁሉ አይበላም የተያዘው ሁሉ አይበላም የታየው ሁሉ አይበላምና እያየን እየመረጥን መጠቀም አለብን ብዬ አስባለው። እንግዲህ ጠቅላላ ስናደርገው ሶሻል ሚዲያ ራሱን የቻለው ሀይለኛ ጥቅም አለው በአጠቃቀማችን ምክንያት ደግሞ ሀይለኛ ጉዳት አለው ይሄ ነው በቃ ጠቅለል ሲል ይሄንን ይመስላል እንግዲህ የሶሻል ሚዲያ ጥቅም እኔ እውነቱን ለመናገር በጣም ጠቃሚ እንደሆነ ነው የሚታየኝ ችግሩ የኛው ነው የአጠቃቀም ችግር ነው ብዬ ነው የምደመድመው አመሰግናለው።